እኔ የምጠቀመው የሳሙና አይነት ሼባ ሳሙና ይባላል እንግዲህ ከተለያየ እጽዋቶች ቅመም እና የተሰራ ነው። እንግዲህ ተፈጥሯዊ ሳሙና ነው ምንም አይነት የተጨመረበት ነገር የለም ማለት ነው። በአድ ነገር የለውም። ከአትክልት ዘይቶችና እንዲሁም ከቀርካ ከስል ከ የእሳተ ጎሞራ አፈር እንዲሁ ደግሞ ሌሎች የተለያየ ነገሮችን እትክልቶችን የተሰራ ነው በጣም እጅግ ማራኪ የሆነ ሳሙና ነው። ነው የምጠቀመው ማለት ነው በጣም ቆንጆ ነው እወደዋለሁ ደግሞ ብዙ አድርጋለሁ ኢት ኬር የሚባል ካምፓኒ ነው የሚያመርተው። ለዚህ የምጠቀመው አይነት ሳሙና ይሄንን ነው ማለት ነው

አዎ በጎ አድራጎት እሰራለሁ በተለያየ ዘርፍ ማለት ነው። በጉልበት ስራም እሰተፋለሁ በንዳናድ ስራዎችም በተለያዩ መልኩ በህክምናም በተለያዩ ነገሮችን ተሳትፌ አውቃለሁ ማለት ነው። እና ደስ ይላል የደስታ ስሜትን ይፈጥራል ቆንጆ ነው። በፈጣሪ ዘንድም ትልቅ ዋጋ ታገኝበታለህ እና በጣም እጅግ አድርጌ እወደዋለሁ ስለሆነ። ነው በጎ ስራ ተሳትፌ ያውቃሉ

የምወደው ሬስቶራንት በጣም የተለያየ ሬስቶራንት አለው እኔ በምኖረው ከተማ መቀሌ የሚባል ከተማ። የምወደው አንድ ሬስቶራንት ቢኖር ምንድነው? አንድ መሃል ከተማ ላይ አንድ ካፌ አለ ዶፍ ካፌ የሚለው እሱን በጣም የምወደው እሱ ጋር እጠቀማለሁኝ ከዛ በኋላ ደግሞ ሽሮ ቤት አለ እሱን እወደዋለሁኝ። የተለያዩ ቦታዎች አሉ በጣም እጅግ ደስ ይለኛል። አላክሱም አካባቢ ስሄድ ደግሞ በጣም የምወደው አንቲካ የሚባል አለ። ሉሲ የሚባል አለ በጣም ደስ ይለኛል። ሬስቶራንት ገብቶ መመገብ። ብዙ ጊዜ ያው ገቢ ስለማይገኝ ያው ቤቴ ነው የምገበው ግን ደግሞ ወጪ ላይ መመገብ ደሞ ይላል። ምን ያህል ብዙ ነገሮች አሉት።

እሳትን ለማቀጣጠል ወይ? ለማንደድ ያው የምጠቀመው ክርቢትን ነው የምጠቀመው ከርቢትን እጠቀማለሁኝ። ከዛ ልብ ለወረቀት እጠቀማለሁኝ በክርቢት ተጠቅሜ ከዛ ወረቀት እጠቀማለሁ ከሰል ከከሰል ፎር ሌሎች ነገሮች እቃዎች ይኖራሉ። ዋናዎቹ ግን ክርቢት ስክርቢቶ ፌስታል ከሰል እነዚህ ነገሮችን እጠቀማለሁ

ኦ ሩዝ በጣም ነው የምወደው በጣም ደስ ይላል በጣም ቆንጆ ነው። ሲሰራ ከድሮ ጀምሮ ተማሪ ሆኜ ነው የጀመርኩት መብላት እና በጣም እወደዋለሁ በተለይ ስራ ቆንጆ ከሆነ። ከስጋ ጋር ቢሰራ ከተለያዩ ነገሮችን ብትሰራ በጣም ደስ ይለኛል ቢያድርም ችግር የለውም ቢውልም ችግር የለውም። እና እኔ ሩዝ በጣም አጥብቄ ከምወዳቸው ምግቦች አንዱ ነው በጣም ቆንጆ ምግብ ነው ለልጆችም ይሆናል። ለአዋቂዎችም ይሆናል ቆንጆ ነው በጣም እወደዋለሁ

ያው መታጠቢያ ወት ቤት ውስጥ መዘመር ግን እንደየሁኔታው ይወስናል። አንዳንድ ጊዜ ደስ ሲለኝ እዘምራለሁ። አንዳንድ ጊዜ ደግሞ ላልዘምር እችላለሁኝ። ለምንድነው? ብዙ ጊዜ መዝመር እየሰማኝ ከቆየሁት እና ከዛ በተጠባባይ ትውስት ገብቼ ስቀመጥ ወይ ስታጠብ ያን መዝመር ስለተዝሰለኝ ያው ልዘምር እችላለሁኝ ስለዚህ እንደየሁኔታው ነው የሚሆነው። እንግዲህ በዚህ ዙሪያ ብዙ ሰዎች ወደ ምስጋና ወደ መዝሙርነት በጣም ሲቀርቡ ወደ በዚህ ዙሪያ ሲሉ ያው ያንን ነገር ሊያጋጥም ይችላል ማለት ነው። እና እንደዛ ነው የኔ

የመጠጥ ውሃ የማገኘው እንግዲህ ከሱቅ ገዝቼ ነው የምጠቀመው። እኔ ሃይላንድ ውሃ ወደ የፕላስቲክ ውሃ የምጠቀመው። ይሄንን የሚሆነው ያው እኔ የምኖርበት አካባቢ ያለው ውሃ ንጹ ስላልሆነና ለጎሮሮም አመቺ ስላልሆን ስለ ጤናዬ ስለማይመቸኝ ብዙ ጊዜ የማደርገው እኔ ምንድነው? ከሱቅ ነው የምገዛው በሃያ ሊትር ሚዝ። የሃይላድ አንዱ ደግሞ ምንድነው የጠራ ውሃ ብቻ። ከእሱ እገዛለሁ በየወር ነው የምገዛው። ወደ ወደ አስር ምናምን አመት ሆነኛል እንደዛ አይነት ውሃ አይነት የምጠጣው ማለት ነው። እና ከሱቅ ነው የኔ

በቤቴ እንግዲህ በጣም ብዙ የቤት እቃዎች ነው ያሉት በጣም በትንሽ ብጀምር። ለምሳሌ አልጋ አለ አልጋ ፍራሽ አለ ከፍራሹ ደግሞ አንሶላ አለ ኮሞዲኖ አለ የቁም ሳጥን አለ ብዙ ልብሶች አሉ እዛ መያዣው ማለት ነው። ከዛ ቀጥሎ ጠረጴዛ አለ ላፕቶፖች አሉ። እንዲቀጥል ሲል ደግሞ የተጨማሪዎች ብዙ ቦርሳዎች አሉ ምናምን ድስቶች አሉ ቴሌቪዥን አለ ቴሌቪዥን ማስቀመጫ አለ ወንበር አለ የውሃ መያዣ አለ። ጠረጴዛ አለ ምንጣፍ አለ ፍራሾች አሉ። ከዛ ቀጥሎ ፍሪጅ አለ ቢላዋ አለ። ባጠቃላይ የ የምግብ የሚሰራባቸው እቃዎች አሉ ሳህን አለ ማንኪያ አለ። ስኒ አለ የቡና እቃዎች የምላቸው ጀበና አለ ማቅረቢያ አለ ፈርሜሎ አለ። ሌሎች በጣም ብዙ ነገሮች እንግዲህ የቤት እቃ ሲባል ብዙ ነገር ነው የሚያካተውና ስቶቭ። አለ ምድጃ አለ ከዛ ቀጥሎ ደግሞ መጋረጃ አለ ፍላ አለ። ሌሎች ደግሞ እንዲሁ ብዙ ነገሮች አሉ። በቤታችን ጎማዎች አሉ መጠጫዎች የወጥ መቅረቢያ አለ ደስቶች አሉ። የ የእጁስ ማሽን አለ የቡና ማሽን አለ በጣም ብዙ ነገሮች ነው ያሉ ጎማዎች አሉ ውሃ መያዣ ማለት ነው ጄሪካኖች አሉ። በጣም ብዙ ነገሮች ነው ያሉት። እና እነዚህ ደግሞ በየቀኑ በምንኖረው ህይወት ያው እንግዲህ እጅግ ጠቃሚና ለሰው ልጅ የሚፈልገው ነገር እንዲያደርግ እሚያግዙ ነገሮች ናቸው ማለት ነው። እንግዲህ እነዚህ በቤታችን አሉ። የልጅን ሁለት ቀጣይ ደግሞ እነ ሶፋን እንገዛለን ሌላ ቁም ነገሮችን እቃዎችን እንገዛለን ብለን አስበናል ማለት ነው

ከአለቃዬ ጋር ያለኝ ግንኙነት በጣም ቆንጆ ነው። ከአቃጋዬ ጋር ጥሩ የሆነ ግንኙነት ነው ያለኝ አወራለሁ ያከብረኛል አከብረዋለሁ የሚሰራ ነገሮችን አብረን ደግሞ እንወያያለን ይሄን ቢሆንስ እንደዚህ ብናደርግስ ምን ውጤት አለው ምንስ መጥፎ ነገር አለው እያልን በደንብ እናወራለን፣ አብረን ምግብ ልንበላ እንችላለን፣ አብረን ይጫወታልን፣ አብረን ወደ ቤተክርስቲያን እንድንሄድ እንችላለን፣ የተለያዩ ነገሮችን አብረን እናደርጋለን ስለዚህ አለቃዬ ይወደኛል እኔም እወደዋለሁኝ በእነዚህ መልኩ ነው ያለኝ ካለቃ ያለ ቅርር ማለት ነው። ጥሩ ነገር ነው ያለን ግንኙነት ማለት ነው።

ኦ ትምህርት ቤታችን ላይ በጣም እጅግ የምወደው ከትምህርት አለ የምወደው አይነት ትምህርት ምንድነው? ማቲማቲክስ ወይም ደግሞ የሂሳብ ትምህርት ነው በጣም የምወደው። አስተማሪዎችም በጣም ይወዱኛል ችሎታውም አለኝ በደንብ እሰራ ነበር። እና ማቲማቲክስ በጣም በቃ የኔ ልዩ የሆነ የምወደው አይነት ነበር። ከዛ በኋላ ባዮሎጂም እወዳለሁ ወይ ደሞ ስነ ህይወት እሱንም እወዳለሁኝ። በተለይ በተለይ ግን እንደ ሂሳብ በጣም የምወደውም ምስራውም ትምህርት ግን አልነበረም ማለት ይቻላል። ክፍተኛ ውጤቴም እሱ ነበረ በፈተናዎቼ ማለት ነው።

ማሰላሰል እንግዲህ የህይወት አንድ አካል ስለሆነ በየጊዜው አሰላስላለሁ እንዴት ነው እየኖርኩ ያለሁት፣ ምን እየሰራሁኝ ነው፣ ወደፊትስ ምን ማድረግ አለብኝ፣ እንዴት ነው የምኖረው የሚለውን እንግዲህ ይህንን በደንብ ነው የማሰላስለው አስባለሁ በተለያየ ነገሮችን ማለት ነው ወደ እኔም ለቤተሰቦቼም ለጓደኞቼም አቅራብ አጠገብ ላሉ ሰዎችም የሚጠቅም ነገር አሰላስላለሁ ነገሮችን እንዴት ማክናወን እንዳለብኝ አሰላስላለሁ ብዙ ነገር ነው የማሰላስለው እና እሱ ደግሞ ደስተኛ ያደርገኛል፣ ውጤት አማሚ ያደርገኛል፣ እስራዬ ላይ ትኩረት እንዳደርግ ምን ማድረግ ነው ያለብኝ ትኩረት እንዳደርግ ደግሞ ይረዳኛል ማለት ነው። ለቀጣይ የማደርገው ነገር ቢኖርም እንደዚህ ስሰራም ከሰራ በኋላም አደርጋለሁ በማለት ነው።